አዎ ለትራንስፖርት የህዝብ ማመላለሻ እጠቀማለሁ ያም ደግሞ በጣም ጥቅም አለው ብዬ አስባለሁ ምክንያቱም እንደዛ አይነት ነገሮች ወጪን ከመቆጠብ አንፃር እና ከተለያዩ ነገሮች አንፃርም ጥቅም ጥቅም አላቸው ብዬ አስባለሁ። የህዝብ ማመላለሻ ትራንስፖርቶች ምክንያቱም ከሌላው ትራንስፖርት ያእነሰ ወጪ ነው እሚያስወጡት። እና ደግሞ በተሻለ ሁኔታ ደግሞ ብዙ ሰዎችን ማስተናገድ ስለሚችሉ የመሙላት እድል አይኖራቸውም ማለት ነው። ስለዚህ በሚገባ ለመገልገል እነሱ ጥቅም አላቸው ብዬ አስባለሁ። የህዝብ ማመላለሻዎች።